የትርፍ ጊዜ ማሳለፊያዎቼ ምንድን ናቸው? የምለው እኔ ትርፍ ሰዓቴ ቸርች እሄዳለሁ። መዘናኛ ቦታ እሄዳለሁ። ለልጆቼን ይዥ ወደ የሚታዩ ጥሩ ቦታዎቹን ሄጄ እጎበኛለሁ። ስለዚህ ትርፍ ጊዜዬን በዚህ መንገድ አሳልፋለሁ ማለት ነው። ስለዚህ በትርፍ ጊዜ ጥሩ ቦታ ሄዶ ራስን- ፍሪ ማድረግ ኢንጆይ ማድረግ በጣም ወሳኝ ነው ብዬ አስባለሁ።